ስማርት ፎን ትጠቀማለህ ስማርት ፎን አዎ በደንብ ነው የምጠቀም ሌላ ስልክ የለኝም ስማርት ፎን በብዛት እጠቀማለሁ ከአስረኛ ክፍል አንስቶ እስካሁን ድረስ ስማርት ፎን ነው ይዤ እየተጠቀምኩ ያለ ማለት ነው። የስማርት ፎን ጥቅሞች ምንድነው? ካልን የተለያዩ ነገራቶችን ንባብ ሊሆን ይችላል እንዲሁም ደግሞ ሶሻል ሚዲያ ለመጠቀም ሊሆን ይችላል የተለያዩ መረጃዎችን ለማግኘት ይረዳናል ብዬ አስባለሁ። ስማርት ፎር ስማርት ፎር መጠቀም ያለብና አብዛኞቻችን ዩኒቨርሲቲ የገባን ወይም ደግሞ ከአስረኛ ክፍል በላይ እንዲሁም ደግሞ ከአስራ አምስት አመት በላይ የሆን ልጆች ብንጠቀም የተሻለ ነው ብዬ አስባለሁ። ከዛ በታች የሆኑ ልጆች የሚጠቀሙ ከሆነ ስለርት ፎንን ለተለያዩ መጥፎ ነገራቶች ለተለያዩ ለተለያዩ ጎጂ ለሆኑ ባህላቶች ጎጂ ለሆኑ ነገራቶች ሊጋለጡ ይችላሉ ብዬ አስባለሁ ሱስ ሊይዛቸው ይችላል ማለት ነው። ስማርት ፎንን መጠቀም አለብን። ስማርት ፎንን እንዲሁም እንደ ማህበረሰብ በማህበረሰብ ደረጃ ስማርት ፎን ያላቸው እና ስማርት ፎን የሌላቸው ሰዎች የአስተሳስብ ልዩነት አላቸው ማለት ነው። ስማርት ፎን ያላቸው ሰዎች ለየት ብለው ወይም ደግሞ ራቅ አድርገው የሚያስቡ ሰዎች ናቸው ስማርት ፎን ያላቸው ማለት ነው ያም የሆነበት ምክንያት ምንድነው? ካልን የተለያዩ መረጃዎችን በስልካቸው ስለሚከታተሉ ስለ ቴክኖሎጂ ስለሚያውቁ ስለሚማሩ አዲስ አይሆንባቸው ማለት ነው። አሁን እየመጣ ያለውን ነገር ወደፊት እየመጣ ያለውን ማንኛውንም ነገር በስማርት ፎናቸው ቀደም ብለው መመልከት ይችላሉ ማለት ነው። በተቃራኒው ደግሞ ስማርት ፎን የሌላቸው ማህበረሰብ ሁሌም ቢሆን ወደ ኋላ ነው የሚያስቡት ምንም ሊረዱ አይችሉም። ሁሌም ጥያቄ ያበዛሉ። ለነገራቶች ጥያቄ ያበዛሉ ራሳቸው እንዴት እንደዚህ ሊሆን ይችላል ብለው በስልካቸው የማጥናት ሂደት ስለማያከናውኑ እንደገና አዳዲስ መረጃዎች ሲመጡ ደግሞ ትኩስ መረጃዎች በስልካቸው ስለማይከታተሉ ሁሌም ኋላ ቀር ይሆናሉ ብዬ አስባለሁ። እና ስማርት ፎን ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ ማለት ነው። እንዲሁም ደግሞ አንዳንድ ስማርት ፎኞች ዋጋቸው የተወደደ ነው። አንዳንድ ስማርት ፎኖች ቅናሽ አሉ አንዳንድ ስማርት ፎኖች ደግሞ ዋጋቸው ብዙ ይሆናል እና ያም የሆነበት ምክንያት ምንድነው? በውስጣቸው የሚይዙት ይዘት ነው ለምሳሌ ጂቢ ሊሆን ይችላል ራም ሊሆን ይችላል እንዲሁም ደግሞ ስክሪን ሊሆን ይችላል ጥራት ሊሆን ይችላል ኳ የተለያየ ነገራቶችን አቅፎ ስለያዘ በውስጡ ሊወደድ ይችላል። አንዳንድ ስማርት ፎን ማለት ነው። አንዳንድ ስማርት ፎን ደግሞ እንደኔ አይነት ኤ ዜሮ ፋይቭ አይነት ስማርት ፎን ያለው ለምሳሌ መካከለኛ የሆነን ጥቅም ያገኛል ማለት ነው። ጂቢውም ጥሩ ነው ራሙም ጥሩ ነው። ያን ያህል ትልቅ ባይሆንም ማለት ነው። እና እንደዚህ አይነት ቀለል ያሉ ስልኮችን መያዝ ይሻላል። ከኢኮኖሚ አንፃር ስናየው ትልቅ ስማርት ፎኖችን የሚይዙ ሰዎች ብዙ ገንዘብ ብዙ ደሞዝ ያላቸው ሰዎች ናቸው። በጣም ተለቅ ያለ ራሞችን ወይም ጂቢዎችን ያላቸውን ስልክ የሚገዙ ማለት ነው። አነስተኛ ኢኮኖሚ አነስተኛ የወር ደሞዝ ያላቸው ማህበረሰቦች ቀለል ያለ ስማርት ፎን ይይዛሉ ማለት ነው። ለምሳሌ ኤዜሮ ፋይቭ ሊሆን ይችላል ኤዜሮ ዜሮ ሁለት ኤ ዜሮ ስሪ ሊሆን ይችላል እና እንደዚህ አይነት ስልኮችን ያው አብዛኛው ጊዜ የሚይዝ ቀለል ያለ የህይወት ኑሮ ያለው ሰው ሊኖር ይችላል። ከዛም ከዛም በታች አለ ለምሳሌ ኤ ዜሮ ኤ ፋይ ኤስ ኤቴንስ የሚይዝ አለ። እንዲሁም ደግሞ ኤቴን ኤ ቴንስ የሚይዝ አለ ኤ ቴወልቭ የሚይዝ አለ እና በዚህ ምክንያት የተለያዩ ስልኮች የተለያዩ የሆነ ተጠቃሚ አላቸው ማለት ነው። እና በዚህ መልኩ ያው ሰዎች ይከፋፈላሉ ማለት ነው። ስማርት ፎን መያዝ ያለብን አብዛኛውን ጊዜ ተለቅ ያለ ስልክ ቢሆን ይመረጣል። ተለቅ ያለ ሚሞሪ ያለው ተለቅ ያለ የኢሞ አጠቃቀም የአንድሮይድ አጠቃቀም ያለው ተለቅ ያለ ራሚ ያለው ስልክ ቢሆን የተመረጠ ነው። እና በዚህ መልኩ ስልካችሁን ብትገዙና የተሻለ የሆነ የሚሞሪ አቅም ያለው ስልክ ብትገዙ ጥሩ ይመስለኛል። ብዬ አስባለሁና እና በዚህ መልኩ እኔም እጠቀማለሁ ስማርት ፎን ኤ ዜሮ ፋይቭ አይነት ስማርት ፎን እጠቀማለሁ ማለት ነው። ሌላ አይነት ስልክ የለኝም ኤዜሮ ፋይቭ በፊት ይዤው የነበረ ኤቴንስ ይዤ ነበረ ኤቴንስ ስልኬ ከጠፋ በኋላ እቺን ስልክ በቀላል ዋጋ በአስራ አምስት ሺህ ብር አካባቢ ኤዜሮ ፋይቭ ገዝቼ እየተጠቀምኩ እገኛለሁ እና አመሰግናለሁ ያለኝ ይሄ ነው።

አዎ መብረቅ በጣም ነው የምፈራ መብረቅ እፈራለሁ። መብረቅ ማለት በጣም ከባድ የሆነ ድምጽ ያለው የሚያስፈራ እንዲሁም ደግሞ ካገኘህ በመጥፎ ሁኔታ ሊጎዳ የሚችል የሆነ ብልጭታ ነው ማለት ነው እና መብረቅን በጣም ነው የምፈራ መብረቅ ከባድ ነገር ነው። መብረቅን እንፈራለን እኔ መብረቅን ካልፈራህ አንተ ትጎዳለህ ማለት ነው እና መብረቅ ማለት ብልጭታ ያለው ከዝናብ ጋር የሚመጣ እንዲሁም ደግሞ አንዳንዴ ማታ ማታ ዝም ብሎ ያለ ዝናብ ብቻ ሊመጣ የሚችል መብረቅ ማለት ነው። እና መብረቅ ደግሞ ኤሌክትሪክ ማለት ነው እንደ ኤሌክትሪክ ነው ይንቀሳቀሳል ምን ይላል ማለት ነው። ማታ ማታ ብልጭ ይላል አንድ ጊዜ ብልጭ ሲል ደግሞ እንዳለ መሬት ላይ ያለ በጨለማ ተውጦ የነበረ ወደ መብራት ይቀየራል ማለት ነው በመብረቁ እና ከባድ ነው መብረቅ በጣም ይከብዳል እንትኑ በጣም ነው ከባድ ነው የሆነ መብረቅ ማለት ነው። መብረቅ ደግሞ ብዙ አይነት አለ የዝናብ መብረቅ አለ፣ የማታ መቅረብ አለ መብረቅ አለ፣ እንዲሁም ደግሞ የተለያዩ መብረቆች አሉ ማለት ነው ሰዎችን የሚጎዱ ማለት ነው እና እንደዛ ስለሆነ ያው መጠንቀቅ ያስፈልጋል። ማታ ማታ በተለይ እንትን የሚል ሰው ካለ የሚወጣ ሰው ካለ በመብረቅ ሊመታ ይችላል በዝናቡ የሚወጣ ሰው ካለ ማለት ነው። ዝናብ ሲሆን አብዛኛው ጊዜ ወደ ፎቅ ፎቅ ከሆነ ለምሳሌ ወደ ፎቅ አለመጠጋት ቤታችን ፎቅ ከሆነ ወደ ላይ አለመውጣት ምድር ላይ መሆን በመተኛት መሬት ላይ መተኛት እነዚህ እነዚህ ነገራቶች ከመብረቅ እንድንድን ያደርጉናል ማለት ነው እና መብረቅ ልንጠነቀቅ ይገባል ማለት ነው። መብረቅ ካገኘህ አንዴ ወደ ከሰል ነው የምትቀይር ወደ ጥቁር ነገር ነው የምትቀየር እና መብረቅ ጥንቃቄ ያስፈልገዋል። እንዲሁም ደግሞ አሁን ላይ በተለይ በአየር የሚነዱ አይታችሁ ከሆነ አይታችሁ ከሆነ ለምሳሌ በሄለኮፕተር የሚሄዱ እንዲሁ እንዲሁም በአየር የሚሄዱ ሰማይ ላይ የሚሄዱ ሰዎችን ተጓዦችን ወይም ተሳፋሪዎችን አይታችሁ ከሆነ አብዛኛው ጊዜ መብረቅ ሲመጣ ሊመቱ ይችላሉ በዛ መብረቅ ማለት ነው። በዛ መብረቅ ደግሞ ከተመቱ ያ የእንትኑ አየሩ ምናልባት ሊጋይ ይችላል ማለት ነው፣ እና እንደዛም ስለሆነ መብረቅ ጥሩ አይደለም ማለት ነው። ይገላል በዴላል ሊከሰክስ ይችላል እንዲሁም ደግሞ ሊያቃጥላቸው ይችላል ማለት ነው በላይ እየተጓዘ ያለ መብረቅ ማለት ነው። እና ብዙ ጊዜ አደጋ የሚያጋጥመው በዚህ ምክንያት ነው። እንዲሁም ደግሞ ሲቀጥል የሄለኮፍተርም ደግሞ እንደዚሁ እንደ አየር አይነት ፀባይ ነው ያለው ዝናብ ሲዘንብ ወደ ላይ በተጠጋ ቁጥር መብረቅ ይነሳል ማለት ነው። ያ መብረቅ ይመተዋል ማለት ነው ይሄን እንትኑን አየሩን ማለት ነው እንዲሁም ደግሞ አብዛኛው ጊዜ ፍላይት ሞድ አድርጉ ይባላል ይዛ የሚያጓጉዙት ሰዎች ምን ይሉናል እንዳለ ለተሳፋሪዎች ለተሳፋሪው አሁን አሁን አየሩ ሊነሳ ነው እና ፍላይት ሞድ አድርገው ፍላይድ ፍላይት ሞድ አድርጉት ይሉናል ማለት ነው እኛ ደግሞ ምን እናደርጋለን ፍላይት ሞድ እናደርጋለን ማለት ነው ምክንያቱም በመብረቅ እንዳንመታ በሚል ስጋት በዛ ምክንያት ነው ማለት ነው እኛ እንደዛ እያደረግን ያለነው። እንደዛ የማያደርግ ሰው ምናልባት አየሩ በመብረቅ ሊመታ ይችላል እና ጉዳት ሊያጋጥም ይችላል ሰው ሊሞት ይችላል እና በዛ ምክንያት እባካችሁ እባካችሁ እባካችሁ እባካችሁ መብረቅ ልትመቱ ስለምትችሉ እንደምን ብላችሁ ስልካችሁን ፍላይት ሞድ ላይ እንድታደርጉ እመክራችኋለሁ ማለት ነው ወንድሞቼ ሁላችሁንም እወዳችኋለሁ። እኔ እንኳን መብረቅን አልፈራም እፈራለሁ መብረቅን ግን ጥንቃቄ ካረኩት ጥንቃቄ ካረኩኝ ልፈራ አይገባኝም ማለት ነው። ምክንያቱም እሱ ባለበት ወደ ሰማይ ጠጋ ካላልኩኝ ዝናብ ሲሆን ደግሞ በአየር ካልሄድኩኝ ሲቀጥል የአየር ሁኔታው የማይስማማ ከሆነ በአየር የምሄድ ከሆነ ራሴ እጎዳለሁ ማለት ነው። እንዲሁም ደግሞ ፍላይት ሞድ ካበራው ለምሳሌ ፓሴንጀር አለ እንደዛው ነው ፍላይት ሞድ ማበራ ከሆነ የዛን ጊዜ እኔ ልጎዳ እችላለሁ ማለት ነው በመበረቅ ለመታ ስለምችል ጥንቃቄ ያስፈልጋል በአየር ስትሄዱ ማለት ነው። መብረቅ አንድ ጊዜ ካገኘ ጥቁር ነው የሚያደርግ ሊገል ግድል ነው የሚያደርገን ሬሳችን ራሱ አይቆይም በመበረቅ የተመታ ሰው ምንድነው ማድረግ ያለበት መሬት ተቆፍሮ ይቀበራል። እንደዛ ሲሆን ይወጣል ማለት ነው ያለው እንትን ያለው በመብረቅ የተመተው ያለው ኤሌክትሪክ ይወጣል ማለት ነው ከሰውነቱ እና መብረቅ የተመታ ሰው ካያችሁ ምንድነው ማድረግ የሚገባችሁ ልትቀብሩት ይገባል አፈር ልትነሰንሱበት ይገባል ማለት ነው። ሁሉን አካሉን በአፈር አፈር እንዲነካው ማድረግ ይገባችኋል ለማለት ነው አመሰግናለሁ ሀሳቤ ይሄ ነው።

በእግርህ ምን ያህል ርቀት መሄድ ትችላለህ? እኔ በእግሬም መሄደው ርቀት የተለያዩ አንድ ሁለት ኪሎ ሜትር ሊሆን ይችላል እንዲሁም ሶስት ኪሎ ሜትር አራት ኪሎ ሜትር በእግሬ መጓዝ እችላለሁ ማለት ነው ምክንያቱም አንዳንዴ እንትን መኪና በማይኖርበት ሰዓት ሊሆን ይችላል አንዳንዴ ደግሞ የተለያየ ችግር ሲያጋጥመኝ አስቸኳይ ነገር ሲያጋጥመኝ እና ደግሞ መኪና መጠበቅ ሲያስጠላኝ በእግሬ እጓዛለሁ ማለት ነው እንዲሁም ደግሞ በተቃራኒው ደግሞ አስቸኳይ ነገር ከሌለ ቀስ ብዬ ወደ ቤቴ መድረስ የምፈልግ ከሆነ በእግሬ እንቀሳቀሳለሁ ማለት ነው። በዛ ምክንያት ቀስ እያልኩኝ ስሄድ ያው ብዙ ርቀትን መጓዝ እችላለሁ ማለት ነው። ሲቀጥል ደግሞ ከጓደኞቼ ጋር ወሬ እየወራሁ ሊሆን ይችላል፥ እንዲሁም ደግሞ የተለያዩ ነገራቶችን እየፈለግን ሊሆን ይችላል በመንገድ ላይ በዛ ምክንያት ያው ቀስ ብለን ለመጓዝ እንፈልጋለን የዛን ጊዜ ብዙ ኪሎሜትሮችን ብዙ ርቀቶችን በእግራችን እንሄዳለን ማለት ነው። እና አብዛኛው ጊዜ መሄድ የምችለው ብዬ የማስበው አንድ አራት ኪሎ ሜትር በእግሬ መጓዝ ምችል ይመስለኛል። ምክንያቱም ልምድ ስላለኝ ማለት ነው። በልጅነቴ ብዙ ኪሎ ሜትርን አቋርጬ ነበረ ትምህርት ቤት የምሄድ አብዛኛው ጊዜ ማለት ነው። እንዲሁ ደግሞ ወደ ተለያዩ ቦታዎች ለጨዋታ ራሱ ስሄድ በእግር የነበረ ብዙ ኪሎ ብዙ ኪሎ ሜትርን አቋርጬ የመሄድ እና በዛ ምክንያት ብዙ ኪሎ ሜትር አቋርጬ መሄድ እችላለሁ ብዬ አስባለሁ ሲቀጥል ደግሞ አሁን ላይ መኪኖች ስላሉ እንዲሁም ተሽከርካሪዎች ስላሉ በእግራችን መሄድ አቁመናል እንደዚህ የሚሆንበት ምንም በእግራችን የምንሄድበት ምንም አይነት ምክንያት ያለን አይመስለኝም እና በመኪና ከሆነ ግን ብዙ ኪሎ ሜትር ተጉዤ መሄድ እችላለሁ ማለት ነው በመኪና ከሆነ ማለት ነው። አብዛኛው ጊዜ አሁን ላይ የምትጠቀመው ተሽከርካሪን ነው። ለምሳሌ ባስ ሊሆን ይችላል፥ ባጃጅ እንዲሁም ደግሞ ታክሲን ተጠቅሜ ነው ብዙ ኪሎ ሜትር የምጓዘው ማለት ነው። እንጂ እኔ ከአራት ኪሎ ሜትር በላይ ወይም ደግሞ ከ ከአምስት ኪሎ ከሶስት ኪሎ ሜትር በላይ እኔ ርቄ ተጉዤ አላውቅም ማለት ነው በግሬ። ምክንያቱም ያው የኔ የመጨረሻው የሆነ ግድብ ስለሆነ ማለት ነው እና አንድ ሶስት ኪሎ ሜትር ወይም አራት ኪሎ ሜትር በእግሬ መጓዝ እችላለሁ ማለት ነው እንዲሁም ደግሞ ለምሳሌ ለስፖርት ሊሆን ይችላል ለስፖርት ሶምሶማ እያረኩኝ በምሮጥበት ጊዜ ወደ አምስት ወደ ሰባት ኪሎ ሜትር ልጓዝ ይችላል በግሬ እንደውም ትዝ ይለኛል ልጅ እያለሁ ወደ ሰባት ኪሎ ሜትር አካባቢ በእግሬ ተጉዣለሁ ማለት ነው ከጓደኛዬ ጋር ሆነን ስፖርት ብለን ርቀን እንደውም ከከተማ ሁላ ወጣን ነበረ በጣም ብዙ ተጉዘን ማለት ነው እና በዚህ ምክንያት እኔ ብዙ ርቀት መጓዝ እችላለሁ ማለት ነው ርቀት የሚጓዙ ምን አይነት ሰዎች ናቸው ካልን ወጣቶች ናቸው በብዛት ብዙ ኪሎ ሜትር በእግራቸው የሚጓዙ እንዲሁም ስኳር ያለባቸው ወጣቶች ሊሆን ይችላሉ ወደ ዶክተሩ በእግራችሁ መጓዝ ጥሩ ነው ስኳራችሁ እንዲቀንስ ያደርጋችኋል ወይም ደግሞ ለጤናችሁ ለደም ግፊታችሁ በእግራችሁ ተጓዙ ተብለው ሊሆን ይችላል በእግራችሁ የሚጓዙ ማለት ነው እና እነሱ የተለያየ ኪሎሜትሮችን በእግራቸው ነው የሚጓዙ ሌላው ሰው ግን ምንም ምክንያት የለው አብዛኛው ሰው ወደ ስራም ሊያረፍድም ስለሚችል ወደ ፈለገው ለግብዣም ሆነ ለፕሮግራም ሊያረፍድ ሊያረፍድ ስለሚችል በተለይ ቀጠሮዎችን እነሱ ካሉበት የሚያደርገው ምንድነው መኪና ነው የሚጠቀም ነው የተለያዩ ተሽከርካሪዎችን ነው ተጠቅሞ ወደፈለገበት ቦታ የሚሄድ ማለት ነው እና እንደዚህ እንደዚህ አይነት እነዚህ በእግራቸው የሚሄዱ ሰዎች አንድ ምን አልኩኝ አንድ ስኳር ያለበት ሰው እንዲሁም ደግሞ በእግሩ የሚጓዝ ሰው ሌላ ደግሞ የሰውነት ውፍረትን መቀነስ የሚፈልግ ሰው ለምሳሌ ወፍራም ሰው አብዛኛው ጊዜ ሰውነቱን ለመቀነስ ሲፈልግ በእግሩ ነው የሚጓዝ መኪና ተሽከርካሪ አይጠቀምም ማለት ነው እንዲሁም ደግሞ ሲቀጥል በብዛት በእግራቸው የሚጓዙ ሰዎች እነዚህ ፖሊሶች ናቸው ፖሊሶች በእግራቸው ረጅም መንገድ ይጓዛሉ ማለት ነው እነሱ አካባቢን እየጠበቁ ሀገርን እየጠበቁ በእግራቸው ብዙ ሜትሮችን ብዙ ኪሎሜትሮችን ይጓዛሉ ማለት ነው ምንም ነገር ሳያስፈልጋቸው እና እነዚህ እነዚህ ሰዎች ይወጣሉ ህፃናት አብዛኛው ጊዜ የሚጓዙት በመኪና ነው ምክንያቱም ህፃናት ቶሎ ይደክማሉ ቶሎ ሀይላቸው ስለሚያልቅ የሚመሩት እነሱ በተሽከርካሪ መኪና ነው እና በእግራቸው አይጓዙም ህፃናት እንዲሁም ደግሞ ሴቶች የሚጓዙት መኪና ነው በእግራቸው አይጓጓዙም ምክንያቱም የማይሄዱበት ምክንያት በእግራቸው ምንድነው ያው እነሱ ሴት ስለሆኑ መለከፍ አለ ምን አለ በዛ ምክንያት በእግራቸው አይጓዙም ማለት ነው እናመሰግናለን

በመሬት ላይ መቀመጥ ይመቸሃል? አዎ በመሬት ላይ መቀመጥ በጣም ነው የሚመቸኝ ምክንያቱም ጊዜ ኮላሊቲንም ስለሚያመኝ መሬት ላይ ብቀመጥ ትንሽ እረፍት ይሰማኛል ማለት ነው። በመሬት ላይ የሚቀመጡ በብዛት ልጆች ናቸው ልጆች መሬት ላይ መቀመጥ ደስ ይላችኋል እንዲሁም ወጣቶች ጠንካራ የሆኑ ወጣቶች መሬት ላይ መቀመጥ ደስ ይላችኋል ማለት ነው። ግን ትላልቆች ስንመጣ ግን ትንሽ ህመም ስላለባቸው ወገባቸውን ስለሚያማቸው ገደፍ ብለው መቀመጥ ስለሚፈልጉ ወንበር ላይ ነው የሚቀመጡ እናቶቻችን አባቶቻችን በብዛት ማለት ነው እና መሬት የምንቀመጥበት አንዳንዴ ለሆኑ ምክንያቶች ይሆናሉ እነሱም ደግሞ መቀመጫ ሶፋ ከሌለ ወንበር ከሌለ መሬት ላይ መቀመጥ ግድ ይለናል ማለት ነው። በብዛት ደግሞ መሬት ላይ የምንቀመጥበት ነገር ምንድነው? መጅሊስ ስናመጣ ለምሳሌ መጅሊስ ስንገዛ የዛን ጊዜ መሬት ላይ እንቀመጣለን መጅሊስ ላይ እንቀመጣለን ማለት ነው። ወንበሩን ትተን አሁን በብዛት በየቤቱ ያለው ሁኔታ ይሄ ነው መጅሊስ እየገዙ የመሬት የወንበሩን እየወጡ እየሸጡ ነው ማለት ነው። ወንበር የድሮ ነገር ሁኗል አሁን አብዛኞቻችን መጪሊት እየተጠቀምን ነው ያለና ያ መሬት ላይ አስቀምጠን እዛ መጅሊስ ላይ ነው የምንቀመጠው እና ይመቻል ደስ ይላል ማለት ነው። ግን አሁን ላይ መሬት ላይ የሚቀመጡ ደግሞ ዝም ብሎ አለ አይደለ እንትን ላይ ውጭ ላይ ያሉ የሚለምኑ ሰዎች አሉ። ለምሳሌ አብዛኛው ጊዜ መሬት ላይ ተቀምጠው ነው የሚለምነው ሰው ብር እንዲሰጣቸው ማለት ነው። እንዲሁም ደግሞ መሬት ላይ የሚቀመጡ እነዚህ ነጋዴዎች ደግሞ በብዛት ለምሳሌ የተለያዩ አልባሳት ሊሆን ይችላል የተለያዩ እቃዎችን በሚሸጡበት ሰዓት መሬት ላይ ቁጭ ብለው እየሸጡ እናገኛቸዋለን ማለት ነው። እነሱን መሬት ላይ በብዙ አይነት ምክንያት እንቀመጣለን ለማለት ነው። አንዳንዴ ደግሞ መሬት ላይ የሚቀመጡ ሰዎች ሲጨንቃቸው ወይም የሆነ ነገር ሲደርስባቸው መሬት ላይ ይቀመጣሉ እንደውም ደግሞ ሲታመሙ ሰዎች ስኳር በሽታ በተለይ ሲታመሙ ወይም ደግሞ ራሳቸውን ሲያዞራቸው ካገኙበት መሬት ላይ ነው የሚቀመጡና በዛ ምክንያት ሰዎች በተለያየ ምክንያት መሬት ላይ ይቀመጣሉ ማለት ነው። እኔ መሬት ላይ አልቀመጥም መሬት ላይ ስቀመጥ ምንድነው ሊያጋጥመኝ የሚችል ቆሻሻው ልብሴን ያቆሽሽዋል ማለት ነው። ሱሪዬን ያቆሽሽብኛል በዚህ ምክንያት መሬት ላይ አልቀመጥም መቀመጥን አልወድም ማለት ነው። እና ግን ግድ ከሆነስ ለምሳሌ የተለያዩ ነገራቶች አጋጥሞኝ ከሆነ ጊዜ መሬት ላይ እቀመጣሉ መሬት ላይ ስቀመጥ ደግሞ አስተካክዬ ያለውን ሁኔታ ድንጋም ሊሆን ይችላል። ድንጋዋን ጠርቄ ምን ብዬ ቅርጽ ያላት ድንጋይ ላይ ቁጭ እላለሁ ትኩስ ያልሆነች ድንጋይ ላይ ተመቻችቼ ቁጭ በማለት ጊዜዬን አሳልፋለሁ ማለት ነው። ወይም ደግሞ የምፈልገውን ነገር እዛ ላይ እፈጽማለሁ ማለት ነው። እና መሬት ላይ የምቀመጥበት ዋና ምክንያት ያው አስገዳጅ ሁኔታ በሚመጣበት ሰዓት ነው እንጂ በሌላ ሁኔታ መሬት ላይ አልቀመጥም ማለት ነው። እና እኔ ጋር ያለው ነገር ይሄ ነው ስለ መሬት ይሄ ነው ያለው ነገር በብዛት ደግሞ ህፃናቶች ምንም የማያውቁ የተወለዱ ህፃናቶች መሬት ላይ ይቀመጣሉ እነሱም የሚቀመጡበት ምክንያት ምንም ነገር ስለማያውቁ መሬት ላይ መቀመጥ ጥሩ ነው። ወይስ አይደለም የሚለውን ነገር ስለማያውቁ መሬት ላይ ቁጭ ይላሉ ማለት ነው እየተጫወቱም ሊሆን ይችላል ሲጫወቱም ሊሆን ይችላል እንዲሁም ደግሞ የተለያየ ነገር ሲያደርጉ ሊሆን ይችላል። ከጓደኞቻቸው ጋር ዝም ብለው ቁጭ ብለው ሊሆን ይችላል በተለያዩ ሁኔታ ደክሟቸውም ሊሆን ይችላል እየተጓዙ ለምሳሌ ብዙ ሜትሮችን ከእናታቸው ጋር ወይም ከአባታቸው ጋር እየተጓዙ ስላለ ሲደክማቸው ያው ምንም ንጹህ ነገር አያዩም ዝም ብለው ካገኙት ነገር ላይ ቆሻሻም ሊሆን ይችላል። ጥሩም ቦተው ቆሻሻ ሊሆን ይችላል ጥሩም ሊሆን ይችላል ዝም ብለው ሄደው ያው እነሱ የሚታያቸው ነገር ሰውነታቸውን ለማጠንከር እስከሆነ ድረስ ድካማቸውን ለማስወገድ ስለሆነ ቀጥታ ዝም ብለው ካገኙት መሬት ላይ ካገኙት መቀመጫ ላይ ይቀመጣሉ ማለት ነው። እና በዛ ሰዓት ልብሳቸው ይቋሽሻል እና እንደዚህ አይነት ነገር ነው አብዛኛው ጊዜ ህፃናቶች የሚከሰተው ማለት ነው። ህፃናቶች መሬት ላይ ሳይመቻቹ ይቀመጣሉ። ትላልቆችስ መሬት ላይ ሲቀመጡ አመቻችተው ቦታውን ጠርገው እንዲሁም ደግሞ ካልሆነ ቦታው ቆሻሻ ከሆነ ተጠርጎ የማይጸዳ እርጥብ አይነት ቦታ ከሆነ ሌላ ቦታ በመፈለግ ሌላ መሬት ላይ ፈልገው እዛ ላይ ይቀመጣሉ ማለት ነው። ትልቆች እንደዛ ነው የሚያደርጉት ወይም ደግሞ ልብሳቸውን አውልቀው ሊሆን ይችላል ሸሚዛቸውን አውልቀው እዛ ቦታ ላይ በማስቀመጥ ሸሚዛቸው ላይ ቁጭ ይላሉ ማለት ነው። መሬት ላይ በማስቀመጥ እንደዛ ያደርጋሉ። አመሰግናለሁ

የምሳ እረፍቶ ምን ያህል ጊዜ ነው? የኔ እረፍት ሰዓት ምንድነው የምሳ እረፍቴ ሰዓት ከስድስት ሰዓት እስከ ስድስት ሰዓት እስከ ስድስት ሰዓት ተኩል ያለ ሰላሳ ደቂቃ የእረፍት ሰዓት አለኝ ማለት ነው ለምሳ ተብሎ የተዘጋጀልኝ ሰዓት ከዛ ውጪ ወደ ሰባት ሰዓትም ማድረግ ይችላሉ ሰባት ተኩል ምናምን ከሆነ ግን የኔ አለቃ ሊቆጣ ይችላል ማለት ነው። እንዲሁም ሌላ ጠብ ሊፈጠር ይችላል በዚህ ምክንያት የኔ እረፍት ሰዓት ሰላሳ ደቂቃ የሚሆን የእረፍት ሰዓት አለኝ ማለት ነው። ስራ ከሰራው በኋላ ሰላሳ ደቂቃ ያህል ለምሳ እንወጣና እኔና ጓደኛዬ ወጠን የስራ ባልደረባዬ ለምሳ ወጠን በልተን እንመጣለን ማለት ነው። በዛ ሰዓት ብቻ የተለያዩ ነገራቶችን አድርገን እንመጣለን ምሳ ብቻ ሳይሆን የተለያዩ ቀልዶችን ተነጋግረን እንዲሁም ደግሞ አንዳንድ ነገራቶችን ቁም ነገራቶችን ተነጋግረን ስለ ስራ ደግሞ ተነጋግረን በዛች ሰዓት በሰላሳዋ ደቂቃ ጨርሰን ወደ ስራችን ተመልሰን እንገባለን ማለት ነው እና የእረፍት ሰዓቴ እኔም ሰላሳ ደቂቃ ነው ብዬ ነው የማስበው። ምክንያቱም ስራ ያኔ ያህል ከባድም ስላልሆነ ቶሎ ቶሎ የሚሰራ ስራ ስለሆነ ያው ሰላሳ ደቂቃ ብቻ ይበቃዋል ብዬ አስባለሁ። አንዳንድ ስራዎች ግን በጣም ከባድ የሆኑ ስራዎች አሉ እኛ ማህበረሰብ እየሰሩ ያለ ማለት ነው እሱም ደግሞ ምንድነው የመንግስት ሰራተኞች የመንግስት ሰራተኞች እረፍት የሚባል የላቸውም፤ ሙሉውን ሰዓት ምን ላይ ነው የሚውሉ ስራ ላይ ነው የሚውሉ በተለይ እነዚህ መንገድ ላይ የሚሰሩ የመንግስት ሰራተኞች ትራፊኮች እነሱ አብዛኛውን ጊዜ ስራ የእረፍት ሰዓት የላቸውም አብዛኛውን ጊዜ ምንድነው የሚያደርጉ ስራ ላይ ነው የሚያውሉት የእረፍት ሰአታቸውን እና ምንም አይነት ክፍት የሆነ ሰዓት የላቸውም ወይም ደግሞ የምሳ ሰዓት የላቸውም። ምሳ እንኳን ቢፈልጉ እየበሉ ነው ስራቸውን የሚሰሩ እንጂ ከስራ ቆም ብለው ስራ ትተው ምሳ አይበሉም ማለት ነው እና እንደዛ ስለሆነ የመንግስት ሙያተኞች የመንግስት ሰራተኞች በብዛት የእረፍት ሰዓት የላቸውም ማለት ነው ለዛም ስለሆነ ያው የግል ሰራተኛና የመንግስት ሰራተኛ ይለያያል የግል ሰራተኛ ምንድነው የሚያደርገው የሚያደርገው በፈለገው ሰዓት ማረፍ ይችላል በፈለገው ሰዓት ምሰውን ሊበላ ይችላል ከፈለገ አምስት ሰዓት ሊበላ ይችላል ከፈለገ ስድስት ሰዓት እንዲሁም ደግሞ ከራበው አራት ሰዓት ሊበላ ይችላል ማለት ነው የግል ሰራተኛ የራሴ የሆነ የግል የሆነ ስራ ያለው ድርጅት ያለው ማለት ነው በተቃራኒ ግን የመንግስት ሰራተኛ የሆኑት በፈለጉት ሰዓት ወጥተው ምሳ እንብላ ካሉ ሊባረሩ ይችላሉ ማለት ነው እንዲሁም ደሞ ደሞዝ ሊቀነስባቸው ይችላል ጭቅጭቅ ሊፈጠር ይችላል ማለት ነው ከአለቆቻቸው ጋር እና በዛ ምክንያት አብዛኛውን የመንግስት ሰራተኛ እጅ ወደ አፍ ስለሆነ የሚያገኘውን ብር የሚያገኘውን ገንዘብ ወዲያውኑ ወደ ሆዱ ስለሚያስገባ እንዲሁም ደግሞ ስለማያጠራቅም በዛ ምክንያት ቀጥ ብሎ ነው የሚሰራ ከተባረረም ደግሞ ለእሱ ችግር ስለሚያመጣበት ምንም አይነት የእረፍት ጊዜ ያለ አይመስለኝም ማለት ነው የመንግስት ሰራተኛ። አንዳንድ የመንግስት ሰራተኞች ግን ደስ የሚል የስራ ሁኔታ አላቸው ማለት ነው። የምሳ ሰዓት ተመድቦላቸው፣ የቁርስ ሰዓት ተመድቦላቸው የሚሰሩ መስሪያ ቤቶች አሉ ማለት ነው። የማያንገላቱ የሆኑ ድርጅቶች አሉ እና እነዛ መሰሪያ ቤቶች አሉ ለማለት ነው እንጂ ሙሉ ለሙሉ የመንግስት ስራዎች ሰዎችን ሰራተኞችን ይበድላሉ፣ ያሰቃያሉ፣ የእረፍት ሰዓት አይሰጧቸውም፣ ምሳ አይሰጧቸውም ማለቴ አይደለም እና በብዛት እንደውም በሚባል መልኩ የመንግስት ሰራተኞች የእረፍት ሰዓት አላቸው ብዬ አስባለሁ ማለት ነው የግል ሲሆን ግን በተቃራኒ ምንም ችግር የለበትም በፈለገው ሰዓት ስራ ራሱን መቅረት ይፈልጋል። እንዲሁም ሰኞ ለምሳሌ ካስጠላው ለምሳሌ ስራ መክፈት ስራ መስራት ካስጠላው የራሱ ስለሆነ የግል የግሉ ስለሆነ ይዘጋውና ያን ሱዉን ወይም ደግሞ ያን ድርጅቱን ዘግቶ ምን ያደርጋል ቤት ያርፋል ማለት ነው ቤት ይዝናናል ከፈለገ ይተኛል እንደዛ ያደርጋል ማለት ነው እንዲሁም ደግሞ በሰአቱ አይገባም ማለት ነው ከፈለገ ሶስት ሰዓት ጠዋት ተኝቶ እስከ ሶስት ሰዓት ተኝቶ ወደ ስራ መሄድ ይችላል እንዲሁም የግል ሰራተኝ የግል መስሪያ ቤት ሲኖር ምንድነው የሚያደርጉ አብዛኞቻቸው ሰራተኞችን ያሰራሉ ማለት ነው እነሱ ባለቤት ስለሆኑ ቤት ቁጭ ብለው ሰራተኞችን የተለያዩ ስራዎችን እንዲሰሩ ያዝዟቸዋል ማለት ነው በስልክ እየደወሉ እና ያ ነው ያለበት ሁኔታ እና የኔ የእረፍት ሰዓት የምሳ የእረፍት ሰዓት ምንድነው ሰላሳ ደቂቃ ብቻ አርፋለሁ ማለት ነው ሌላውን ስራ ላይ ወጥሬ እሰራለሁ አመሰግናለሁ።

ነገሮችህን በስርዓት ታስቀምጣለህ አዎ በስርዓት አስቀምጣለሁ የተለያዩ እቃዎቼን በተለይ የመማሪያ መጽሐፎቼን ስልኮቼን እንዲሁም ደግሞ አልባሳቶቼን ጫማዬን ሊሆን ይችላል ልብሴን ሊሆን ይችላል ጃኬቴን ሊሆን ይችላል ቲሸርቴን ሊሆን ይችላል በስርዓት ሻንጣዬ ውስጥ አጥፌ ተኩሼ አስቀምጣችኋለሁ ማለት ነው። ያም የሆነበት ምንድነው? እኔ አብዛኛው ጊዜ ወደ ስራ ስሄድ የተለያዩ ንጹህ ልብሶች ያስፈልጉኛል በዛ ምክንያት ልብሶቼን አውጥቼ ሳያቸው ንጹህ መሆን አለባቸው። እና ስለሚያስፈልጉኝ ለስራ የዛን ጊዜ ንጹህ የሆኑ ልብሶቼን ለብሼ ወደ ስራ እሄዳለሁ ማለት ነው። እና በስርዓት ማስቀመጥ አለብኝ ማለት ነው። እንደዛ ካልሆነ ችግር ይመጣል ማለት ነው። ምክንያቱም ስራ ላይ እየሰራ አለቃህ ጥሩ የሆነ ልብስ እንድትለብስ ይፈልጋልና ማለት ነው። ሲቀጥል ደግሞ ማንኛውም ነገር ሊሆን ይችላል ኤርፎን ሊሆን ይችላል ኤርፎኖችን በስርዓት አስቀምጣለው ምክንያቱም ሊበላሽብኝ ስለሚችል በስርዓት ካስቀመጥኩት የብዙ ጊዜ ብዙ ወር እንዲሁም ደግሞ ብዙ አመት ሊያገለግለኝ ይችላል ማለት ነው። እና ማንኛውንም ነገሬን በስራ አስቀምጣለሁ በተለይ ደፍተሮቼን ደፍተሮቼን በስርዓት አስቀምጣለሁ እንዲሁም ደግሞ የተለያዩ ዶክመንት ዶክመንቶቼን በስርዓት አስቀምጣለሁ። ያም የሆነበት ለምንድነው? ዶክመንት አስፈላጊ ስለሆነ ኋላ መንግስት መጥቶ ስለሚጠይቅ በስርዓት አስቀምጠ አስቀምጣለሁ ማለት ነው። ማንም እንዲነካብኝ አልፈልግም ወንድሜ እንዲነካብኝ አልፈልግም እህቴም እንድትነካብኝ አልፈልግም። ማንም ሰው የኔን ሚስጥራዊ እቃ ማንም ሰው እንዲነካብኝ አልፈልግም ማለት ነው። ከመሳቢያ ውስጥ አስገብቼ የምቆልፈው የተለያየ እቃ አለኝ። እንዲሁም ደግሞ ሰው እንዲያየው ፈልጌ ደግሞ ዶርሜ ውስጥ የማስቀምጠው እቃ አለ ማለት ነው። ለምሳሌ ፒሲዬን እኔ ፒሲዬን የማስቀምጠው ጥሩ ቦታ ላይ ነው የተመቻቸ ቦታ ላይ ነው የማስቀምጠው ማለት ነው። እና እዛ ውስጥ ገብቶ ህፃናትም እንዲነካብኝ አልፈልግም ወንድሞቼ ህፃን ወንድሜ እንዲነካብኝ አልፈልግም ህፃን እህቴም ደግሞ መጥታ እንድትነካው አልፈልግም ማለት ነው። በዛ ምክንያት በስርዓት ነው የማስቀምጠው የኔን እቃዎች ማለት ነው። እና ስርዓት አለኝ የኔ እንኳን በስርዓት ነው የማስቀምጠው። ምንም ቢሆን እንደዚህ አልቸጋገርም እቃ ላይ ኋላ የፈለኩትን ነገር ለማግኘት ይመቸኛል ማለት ነው። በስርዓት ያስቀመጥከው እቃ ኋላ አንስተህ እንደፈለክ ታደርገዋለህ ማለት ነው። በስርዓት ያላስቀመጥከው እቃ ግን ለሚያስፈልግ ሰዓት ልትወጣ ስትል ለምሳሌ ያ እቃ ቢጠፋ ያን እቃ ፍለጋ ብዙ ሰዓት ልትፍጅ ትችላለህ ማለት ነው። በስርዓት ያስቀመጥከው እቃ ካለ በስርዓት ካስቀመጥከው ያን እቃ አንስተህ ወደ ስራ ቀጥታ መሄድ ነው የሚጠበቅብህ ማለት ነው። ቁልፍ ለምሳሌ ቁልፍ አግድመህ የምትጥለው ከሆነ ወርውረህ የምትጥለው ከሆነ ኋላ የሰራ ሰዓት ሲደርስ እንዲሁም ደግሞ መኪናህን አስነስተህ መንቀሳቀስ በምትፈልግበት ሰዓት ቁልፍህን ስትፈልገው የለም ከኪስህ ከኪስህ ስታጠው ትገባና መልሰህ ወደ ቤት ወደ ወደ ክላስ ትገባና ያን ቁልፍ ትፈልጋለህ ማለት ነው። በዛ ሰዓት ስራ ልታረፍድ ትችላለህ እንደዛ እንደሆን ቁልፍህንም ሆነ የተለያዩ እቃዎችህን በአግባቡ ማስቀመጥ ግድ ይለናል ማለት ነው። ምክንያቱም እኛ ትልቆች ስለሆነ ህፃናቶች ስላልሆንን ማለት ነው። አብዛኛውን ጊዜ ህፃናቶች እቃቸውን በስነ ስርዓት አያስቀምጡትም ሁሌ አሻንጉሊት የት አለች ወይም ደግሞ እቃዬሳ የኔ እቃ እያለ ሁል ጊዜ ያለቅሳሉ ማለት ነው። ህፃናቶች ትልቆች ግን በአግባቡ ነው የሚያስቀምጡ በአግባቡ ያስቀምጣሉ ያን ያስቀመጡትን ነገር ለፈለጉት አላማ ይጠቀማሉ ማለት ነው። በኋላ በማንሳት አንዳንድ ግን ዝርክርክ የሆኑ ለምሳሌ ሰዎች አሉ ዝርክርክ የሆኑ ሰዎች ምን ያደርጋሉ? እቃቸውን ጫማቸውን ሊሆን ይችላል እንዲሁም ቲሸርታቸውን አልባሳታቸውን ሊሆን ይችላል ስልካቸውን ሊሆን ይችላል ቁልፋቸውን የመኪና ቁልፋቸውን ሊሆን ይችላል መታወቂያቸውን ሊሆን ይችላል አግድመው ይጥሉታል ማለት ነው። ያልሆነ ቦታ የ ስርዓቱን ባልጠበቀ መልኩ ያስቀምጡታል ከዛ በኋላ ጠዋት ተነስተው ሊሆን ይችላል ወደ ስራ ሊሄዱ ሲሉ ያን እቃ ይፈልጋሉ ማለት ነው። እንደዛ መሆን የለበትም ብዬ አስባለሁ ማለት ነው። ህፃን አይደለንም ህፃናቶች ነው እንደዚህ አይነት ነገር የሚያደርጉ እቃቸውን በአግባቡ የማያስቀምጡ ህፃናቶች ናቸው። ወደ ሴቶች ስንመጣ ደግሞ ሴቶች እቃቸውን በስርዓት ነው የሚያስቀምጡ በተለይ ሜካፕ ከሆነ እንደገና ኩል ከሆነ ጥፍር ቀለም ከሆነ በስርዓት ነው የሚያስቀምጡት ሴቶች ማለት ነው። ሴቶች ለየት ያሉ ናቸው ከወንዶች በስርዓት በአግባቡ ያስቀምጣሉ ማለት ነው። እንደዛ ስለሆነ የተለያዩ ሰዎች ወንዶች ሴቶች ህፃናቶች የእቃ አቀማመጥ ስርዓታቸው ይለያያል ለማለት ነው። አመሰግናለሁ

ለበጎ አድራጎት ሰርተህ ታውቃለህ? አዎ በጣም ነው የምሰራ የተለያዩ የበጎ አድራጎት ድርጅቶች ላይ ተሳትፌ አውቃለሁ ከዛ ውስጥ ለመጥቀስ ያህል በቡል ኸይር የሚባል የበጎ አድራጎት ድርጅት ላይ ሰዎችን አድ በማድረግ የቲክቶክ አካውንትን በማሳደግ ብዙ አይነት ስራዎችን ሰርቻለሁ ማለት ነው። የዛን ጊዜ ትዝ ይለኛል አንድ ሰው ፎሎ በምታደርግበት ሰዓት አስራ ስድስት ሺህ ብር ለባቡል ሀየር እንደሰወደክ ነው እንደሰጠህ ነው ምጽዋት እንደሰጠህ ነው። ስለሆነም በዛ ምክንያት ለምችለው ሰው ባቡል ሃየርን ፎሎ እንዲያደርጉ ሳደርግ ነበር ማለት ነው። ከዶርሜ ጋር የሚኖረው ልጅ ሳይቀር ባቡል ሀየር ፎሎ እንድታደርግ እያልኩኝ እንደውም እንድታስደርግ እያልኩኝ ለሰዎች ሳጋራ ነበረ ማለት ነው። በለቲክቶክ አካውንት እና ያ የማይረሰኝ ጊዜ ነው ማለት ነው። እና በቡል ሀየር ፎሎ አድርገን ምን ላይ አደረስነው? አንድ ሚሊየን ሰው አንድ ሚሊየን አደረስነው የዛን ጊዜ ለባቡል ሀየር ስምንት ሚሊየን ብር ሰጠ ማለት ነው ይሄ አንዱ ነው አንዱ የማይረሳ የትውስታ ነው። ሲቀጥል ደግሞ ለበጎ አደራጎት የሰራሁት ምንድነው? የተለያዩ ሰዎች ነበሩ የታመሙና እነሱን ለመርዳት ተብሎ ብር አዋጡ አዘውንቶችን ለመርዳት ተብሎ ብር አዋጡ በሚባል ሰዓት የዛን ጊዜ ብር አዋጥቼ ነበረ ማለት ነው። የተለያዩ ብሮችን ሰብስበን ነበረ እንዲሁም ደግሞ ምግብ ምግብ እየሰራነ ስናድል ነበረ ማለት ነው። እዚህ ለመመስጊድ ላይ ለሚቀመጡት ሰዎች ምግብ እየሰራን ስናድላቸው ስንሰጣቸው ነበር ማለት ነው። እና ይሄ የማይረሰኝ የበጎ አድራጎት ተግባራቴ ነው ማለት ነው። እንዲሁም ደግሞ ሰዎችን እየዞርን ለምሳሌ ወደ መስጊድ እንዲመጡ ወደ ጥሩ ቦታ እንዲመጡ ስንገፋፋቸው ነበር ማለት ነው። በተለይ ግቢ ውስጥ ምንድነው ስናደርግ የነበረ ማታ ማታ እየሄድነህ ሰዎችን ወደ ምስጊድ እንዲመጡ ጥሪ ስናደርግላቸው ነበረ ማለት ነው። ተማሪዎች እና አብዛኛው ተማሪ ወደ መስጊድ መጥቷል እና መስጊድ ደግሞ ሆኖ የተለያዩ ሃይማኖታዊ ትምህርቶችን ቀስሟል ማለት ነው። እና ይሄ የማይረሳኝ የበጎ አደረጉት ስራዬ ነው ብዬ አስባለሁ ማለት ነው። እና በዛም ደግሞ ደስተኛ ነበርኩኝ የበጎ አደራጎት ስራዎች እንደዚህ ድርጅቶች የሚቋቋሙት አይታችሁ ከሆነ በማህበረሰቡ ነው በማህበረሰቡ በሚሰበሰበው ብር ያኔ የበጎ አድራጎት ድርጅት ይቀጥራል ማለት ነው። የበጎ አድራጎት ድርጅቱ ግን እንዳይቀጥል የሚያደርገው ነገር ምንድነው? ብር አለመሰብሰቡ ነው ብር ካልተሰበሰበ የሚረዳ አካል ከሌለ የበጎ አድራጎት ድርጅቱ ሊዘጋ ይችላል ማለት ነው። እና ያለ ሰው ያለውን ነገር መስጠት አለበት ለበጎ አድራጎት ድርጅት ማለት ነው። ምክንያቱም ከማንም አይደለም የሚመጣ በጎ አድራጎቱ ጋር መንግስት እየረዳው አይደለም ማነው የሚረዳ? ሰዎች ናቸው ማለት ነው። ማህበረሰቡን የሚረዳ በዚህም ምክንያት ለበጎ አድርጉት ተነሳሽነት ሊኖራችሁ ይገባል ማለት ነው። ማንኛውም ሰው በጎ አደረጎት ስንል ስንት አይነት በጎ አደረጎት አለ ካልን የተለያዩ በጎ ደረጎቶች አለ የተለያዩ በእድሜ ደረጃ የያዙ ማለት ነው። ያዘውንጦች በጎ አደረጉት አለ የህፃናት በጎ አደረጉት አለ። እንዲሁም ደግሞ በጣም ህፃናት የሆኑ የጉዲፈቻ ልጆች የነሱንም ቀለብ የሚሆን በጎ አደራጎት አለ ማለት ነው። ለእነዚህ ሁሉ በጎ አድራጎት ድርጅት አላቸው ማለት ነው። የተለያዩ ድርጅቶች እንደው ኢትዮጵያ ውስጥ ራሱ ብንመጣ የተለያዩ የበጎ አደራጎት ድርጅቶች አሉ ማለት ነው። መቄዶንያ ሊሆን ይችላል። ባቡል ሀየር አለ የተለያዩ የተለያዩ የበጎ አድራጎት ድርጅቶች አሉ ማለት ነው። በሰው እገዛ በማህበረሰቡ ርብርብ ብር በመዋጣት ማህበረሰቡ የተለያየ ብር ሃምሳ ብር ሊሆን ይችላል መቶ ብር ሊሆን ይችላል እንዲሁም ደግሞ አንዳንዱ አንድ ሺህ ብር አስር ሺህ ብር መቶ ሺህ ብር የሚያዋጣ ማህበረሰብ አለና ይጨምርላቸዋል እና በእነሱ ምክንያት ነው ይሄ በጓደራቦት እየቀጠለ ያለ ማለት ነው። እና እኛም ደግሞ እየዞርን የተለያዩ ሰዎች ከዚህ በጎ አደራጎት እንዲሳተፉ እናደርጋለን ማለት ነው። በብር ያላቸው ብር ልብስ ያላቸው ብር ልብስ ያላቸው ልብስ እንዲሁም ደግሞ ገንዘብ ያላቸውም የሆነ ነገር እየገዙ እንዲሰጡ ለበጎ አድራጎት ድርጅት እናደርግ ነበረ ማለት ነው። ምግብ ያለውም ደግሞ ምግብ እየሰራ እንጀራ ያለው እንጀራ ዘይት ያለው ዘይት እየሰጠ ዳቦ ያለው ዳቦ እየሰጠ ለበጎ አድራጎት ድርጅቱ እንዲቀጥል እያልን እየዞርነህ ነበረ ማለት ነው። የተለያዩ ቁሳቁሶችን እና ያ የበጎ አድራጎት ጊዜ አይረሳኝም ብዬ አስባለሁ እስካሁን ድረስ አይረሳኝም። እና ደስ የሚል ጊዜ ነበረ እና የዛን ጊዜ ሰርቼ አውቃለሁ የተለያዩ የበጎ ደረቦች ስራዎች ሰርቻለሁ። አመሰግናለሁ።

ዳቦ ማብሰል ትችላለህ? አዎ ዳቦ ማብሰል እችላለሁ ዳቦ ማብሰል በጣም ቀላል ነገር ነው። ምንድነው የምናደርገው? እናቦካለን ለምሳሌ በሊጥ ሊሆን ይችላል። በዱቄት ሊሆን ይችላል። ካቦካን በኋላ ውሃ አድርገን ዱቄቱን ካቦካን በኋላ እንዲሁም በማገለብጥ ብዙ ረጅም ሰዓት ካገላበጥነው በኋላ እሳት ላይ በማስቀመጥ ምጣድ ላይ በማስቀመጥ ያ ዳቦ እንዲበስል እናደርገዋለን ማለት ነው። እያገላበጥን እንዲበስል እናደርገዋለን ማለት ነው። ሲመስለኝ ለሃያ ደቂቃ አካባቢ ዳቦ እሳት ውስጥ እንዲቀመጥና እንዲበስል እናደርገዋለን ማለት ነው። እና በዛ መልኩ ዳቦ ማብሰል ይችላሉ ማለት ነው። እንዲሁም ደግሞ የዳቦ ጋጋሪዎች የሚያደርጉት ነገር ምንድነው? በቦታው በየቦታው በየሰፈሩ የተለያዩ ዳቦዎችን ያከፋፍላሉ። የሚያከፋፍሉበት ደግሞ እንዴት ይሰራሉ? ካልነ ደግሞ ትልቅ የሆነ ማሽን ውስጥ ያስገቡታል ትልቅ የሆነ የእሳት ማሽን ውስጥ ፍም ውስጥ ያስገቡትና ዳቦውን ከአምስት እስከ ሰላሳ ደቂቃ ይቆያል ማለት ነው። ከዛ በኋላ ከቆየ በኋላ ያን ዳቦ በማውጣት እንዲበርድ ያደርጉታል ማለት ነው። ከበረደ በኋላ እዛ ለምግብነት ይውላል ማለት ነው። እንዲሁም ደግሞ ይሸጣል ምን ይላል ደሃዎች ይሰጣል ለተለያየ ነገር ለምግብነት ይውላል ማለት ነው። ዳቦ ከበሰለ በኋላ እና ዳቦ መብሰል ለኔ በጣም ቀላል ነው። እንዲሁም ደግሞ ለእናቴም በጣም ቀላል ነው። ለሴቶች በተለይ ዳቦ መብስል በጣም ቀላል ነው። እናቴ ዳቦ ስታበስል ዳቦ ስትጋግር በጣም ባለሙያ ናት። ምን ታደርጋለች? በእጇ የተለያየ ቅርጽ ትሰጠዋለች ማለት ነው። ታሰፋዋለሽ ታጠባዋለሽ ከፈለገች ዳቦውን የተለያየ ሳህኑ ጋር እንዲመሳሰል ታደርገዋለሽ ማለት ነው። እናቴ እና በዛ መልኩ ታደርጋለች። እንዲሁም ደግሞ አያቴ አያቴ ምንድነው? የምታደርግ ዳቦ ስትገግር እሷም ደግሞ እንደ እናቴ በአማረ ሁኔታ በቆንጆ ሁኔታ ዳቦ ትጋግራለች ማለት ነው። የኔ አያት እና እናቴና አያቴ በጣም የሆኑ የዳቦ ጋጋሪዎች ናቸው። ማለት ይቻላል በጣም ጎበዞች ናቸው። ሙያ አላቸው ልምድ አላቸው እና በዛ ምክንያት ዳቦ መጋገር በጣም ያውቁበታል ማለት ነው። እና ዳቦ መጋገር በጣም ሀሪፍ የሆነ ሙያን የሚጠይቅ አንድ ጊዜ ግን ካየኸው ወዲያው ሊገባህ የሚችል የሆነ የዳቦ ስራኑ ነው ማለት ነው። እና ቀላል የሆነ ስራ ነው ማለት ነው። እና በዚህ ምክንያት እኔ ዳቦ መጋገር እችላለሁ በጣም ሀሪፍ አድርጌ ነው የምገግረው። እኔ የምሰራው ዳቦ እኔ የምገግረው ዳቦ ለሽያጭ ይቀርባል። እንዲሁም ደግሞ ቤተሰብ ቤተሰብ ለምሳሌ ይወደዋል። በጣም እኔ የምሰራውን ስራ እኔም የምገግረውን ዳቦ ማለት ነው። ጥሟቸውን የሚመገቡ ያለምንም ችግር ያለምንም ሰቆቃ ደስ እያላቸው ነው። የሚጋግሩ ማለት የሚበሉ ማለት ነው። እኔ ስጋግር ዱቄቱን አሳንሰዋለሁ ውሃውን ደግሞ በጣም አቅጥነዋለሁ ወፈራ ትርጌ ሆድ እንዲሞላ እንዲሁም ደግሞ ለሚያየው ሰው ጥሩ የሆነ እይታ ጥሩ የሆነ መዓዛ እንዲኖረው አድርጌ ነው የምጋግረው ማለት ነው። እና በዛ ምክንያት ሀሪፍ አድርጌ እጋግራለሁ ብዬ አስባለሁ። ዳቦ ዳቦ መጋገር ምንድነው ጥቅሙ ካላችሁኝ? በጣም ሆድ ያሞላል። እንድሸጡ እንድትገዙ አያደርጋችሁም ለምሳሌ ውጭ ወጥተው የሚገዙ ገንዘብ አውጥተው የሚገዙ ወንድም እህቶቻችን አሉ ማለት ነው። እንደዛ ከሚያደርጉ ቤታቸው ውስጥ ቢጋግሩ የተሻለ ይመስለኛል። ገንዘብ ለመቆጠብ ይረዳል። እና ገንዘብ ለመቆጠብ ዳቦ ስትጋግሩ ቤታችሁ ውስጥ መሆን አለበት ማለት ነው። በገዛ እጃችሁ መጋገር ይኖርባቸዋል እንደዛ ካልሆነ ይኸው ገንዘብ ለኪሳራ ለትርፍ ገንዘብ ማውጣት ይሆንባችኋል ማለት ነው። እና እንደዛ እንደሆን ቤታችሁ ውስጥ ያቦ ብትገግሩ ብዬ እመክራችኋለሁ ማለት ነው። እህት ወንድሞቼ ሲቀጥል ደግሞ ሴቶች ከወንዶች የተለየ ተሰጥኦ አላቸው ዳቦ በመጋገር ላይ ማለት ነው። ሴቶች አብዛኛው ጊዜ ዳቦ ሲጋግሩ ሀሪፍ አድርገው ነው የሚጋግሩ ማለት ነው። ባለሙያም ስለሆኑ የራሳቸው ስራ ስለሆኑ ከእናቶቻችሁ ከእናቶቻችሁ የተለያየ የሆነ ስራ ያሉ ማለት ነው። ዳቦ ዳቦ መጋግር ብቻ ሳይሆን የተለያዩ ስራዎችን ከእናቶቻቸው ይቀስማሉ ወጥ መስራት ሊሆን ይችላል እንጀራ መጋገር ሊሆን ይችላል ሊጥ ማብቃት ሊሆን ይችላል። የተለያዩ ስራዎችን ከእናቶቻቸው ይቀስማሉ። እንዲሁም ደግሞ እንዲሁም ደግሞ ዳቦ መጋግርን ከእናቶቻቸው ስለሚቀስሙ እንደ እናቶቻችን አድርገው ዳቦ ይገግራሉ ማለት ነው። እነሱ ደግሞ ሴቶች የእናቶች ምትኮች ናቸው። ሲያድጉ እናት መሆናቸው መውለድ መውለዳቸው ስለማይቀር ማለት ነው። እና ወንዶች ስንመጣ ደግሞ ወንዶች የአብዛኛው ጊዜ ውጭ ውጭ ነው የሚሉት እና ዳቦ መገገር አይሆንላቸውም። ወንዶች ስለዚህም ዳቦ መጋገር ስለማይሆንላቸው በሴቶች ነው የሚያስጋግሩ ማለት ነው። አመሰግናለሁ

ልብስህን ልብስ በእጅ ታጥባለህ? አዎ ልብስ በእጅ አጥባለሁ። ላውንደሪም ሆነ ማሽን አልጠቀምም የምትጠቀመው በምንድነው? በእጄ ነው አሁን የግቢ ተማሪ ስለሆንኩ በተለይ የምትጠቀመው በእጆቼ ነው ማለት ነው። ልብስ ሳጥብ ለምሳሌ ውሃ ሳሙና በመጨመር በእጄ በደንብ አድርጌ አጥባለሁ ማለት ነው። የተለያዩ ልብሶችን ጃኬት ሊሆን ይችላል ሱሪ ሊሆን ይችላል ቁምጣ ሊሆን ይችላል። በእጆቼ ነው የማጥብ ማለት ነው አጣቢ ጋር አልወስድም ወይም ደግሞ በማሽን ጋር በማሽን አልወስድም ማለት ነው። በእጆቼ ነው የማጥበው። እንዴት ነው የማጥበው ሳሙና በማድረግ ውሃ በማድረግ እናም ደግሞ እቃ ላይ በማድረግ በደንብ አድርጌ በማሸት። ለሃያ ለሰላሳ ያህል ደቂቃ ውሃ ላይ በማስቀመጥ ከዛ በኋላ የተዘፈዘፈውን ውሃ የተዘፈዘፈውን ልብስ አውጥቼ ለአምስት ደቂቃ በማሸት ጠምቄ እንዲሁም ደግሞ አስተካክዬ ጠምቄ አሰጠዋለሁ ማለት ነው። ፀሀይ ላይ እንደዛ ነው የማደርግ ገመድ ላይ አሰጠዋለሁ እንደዛ ነው የማደርገው። አብዛኛውን ጊዜ ማለት ነው። እና ጫማዬንም ደግሞ በእጆቼ ነው ማጥበብ በገዛ እጆቼ ጫማዬን እወለውላለሁ። እንዲሁም ደግሞ ቀለም እቀባለሁ ምን እላለሁ ማለት ነው። እና ለምንድነው እኛ በእጆቻችን የምናጥብ ካለ እኛ የግቢ ተማሪዎች በተለይ ትንሽ ድህነት ስላለና ለወንደሪ ጋር ማሽን ጋር ወስደን አጣቢ ጋር አናሳጥበውም። ምንድነው የምናደርገው? ቤታችን ውስጥ ዶርማችን ዶርማችን ሆነን የማጠቢያ ቦታ ወስደን በሳፋ ላይ አድርገን ነው በእጆቻችን የምናጥበው ማለት ነው። በዚህ ምክንያት ይኸው አብዛኛው ተማሪ ምንድነው? የሚያደርግ በብር ጉዳይ ትንሽ ደከም ያለ ስለሆነ ቤቱ ዶርም ላይ ነው የሚያጥብ ማለት ነው። በእጁ ነው የሚያጥብ አብዛኛውን ጊዜ ለሰው አያሳጥብም። ቤት እያለሁ እሳ ምንድነው? የማደርግ ከተባለ ቤት እያለሁ እናቴ ታጥብልኝ ነበረ። አያቴ ታጥብልኝ ነበረ። እንዲሁም ደግሞ አክስቴ ታጥብልኝ ነበረ ማለት ነው። ብቻዬን በእጄ አላጥብም ነበረ። እነሱ ነበረ የሚያጥቡልኝ ማለት ነው። በዛ ምክንያት ምንም አይነት ለወጭ ለትርፍ ወጪ አልደረግም ነበረ ማለት ነው። ምክንያቱም እናቴ ስለነበረች እናቴ ነው የምታጥብልኝ ግቢ ከመጣሁ በኋላ ግን ምንድነው የማደርገው? በእጄ ማጠብ ለመድኩ ማለት ነው። ሳፋ ገዘው ኦሞ ገዘው ሳሙና ገዘው እንዲሁም ደግሞ ውሃ ደግሞ እየሄድኩኝ ቧንቧ ጋር በመቅዳት ነው የማጥበው ማለት ነው። የዛ ፀሀይ ላይ ገመር ላይ በማንጠልጠል ፀሀይ እንዲመተውና እንዲደርቅ አደርጋለሁ ማለት ነው። እና ልብሶቼን በእጆቼ ነው የማጥብ ማለት ነው። ሴቶችስ ምንድነው የሚያደርጉ ካልነው ሴቶች ድሮም ጀምሮ ቤት እያሉ ጀምሮ በእጆቻቸው ነው የሚያጥቡ ሴቶች ማለት ነው። በሰው አያሳጥቡም ወይም ደግሞ በማሽን አያሳጥቡም ሴቶች ማለት ነው። ምንድነው የሚያደርጉ? በእጆቻቸው ልብሱን ያጥባሉ ማለት ነው ምክንያቱም ልብስ ማጠብም ስራም ስለሚወዱ ማለት ነው። የቤት ስራ በጣም ይወዳሉ ሴቶች። የተፈጠሩበትም እንዲወዱ ተደርገው ነው የቤት ስራ እና የቤት ስራ ይሰራሉ ሀላፊነታቸው ነው ለሰው አያሳጥቡም ማለት ነው። በእጆቻቸው ነው ራሳቸው ንጹህ አድርገው የሚያጥቡት ማለት ነው። እና ወደ እኛ ስንመጣ እኛ እንዴት ነው ንጹህ አድርገን ነው የምናጥበው። ወይስ በደንብ አናጠራውም ልብሶቻችን ካልን ወንድ ወንዶች አብዛኛው ልምድ ያላቸው ወንዶች በደንብ አድርገው አሳምረው ያጥባሉ። ልምድ የሌላቸው ደግሞ ገና ጀማሪ አጣቢ የሆኑ ወንድሞቻችን ምንድነው የሚያደርጉ? ዘፍዝፈው ብቻ እስከነ ቆሻሻው ያሰጡታል ማለት ነው። እንዲደርቅ ከዛ በኋላ ጥራት የሌለው ልብስ አይሆንም ሲታይ ማለት ነው። እና ልምድ ያስፈልጋል ልብስ ለማጥብ ለቆሻሻን ለማስወገድ ልምድ ያስፈልጋል ብዬ አስባለሁ ማለት ነው። እኔ አሁን ልብስ ማጥብ ከጀመርኩኝ አምስት አመቴ እንዲሁም ደግሞ ስድስት አመት ሰባት አመት ሆኖኛል። እና ብዙ አመት ነው ልብስ ማጠብ የጀመርኩ ማለት ነው። ልምድ ስላለኝ እኔ በደንብ አድርጌ ልብሴን አጽድቼ አጥባለሁ ማለት ነው። በዛ ምክንያት ለወንደሪም ሆነ ወደ ሌላ የልብስ ማጠቢያ ማዕከል አልወስደውም። እኔ በገዛ እጄ ሳሙና ገዝቼ ውሃ ማዘጋጅቼ በደንብ አድርጌ አጥርቼ አሽቼ ማጠብ እችላለሁ ማለት ነው። እንዲሁም ደግሞ ገመድ ላይ ፀሀይ ያለው ቦታ ላይ አስቀምጬ እንዲደርቅልኝ ማድረግ እችላለሁ ማለት ነው። እኔም ሆነ ጓደኞቼ እንደዛ ነው የምናደርገው በብዛት ማለት ነው። ለሰው አናሳጥብም በገዛ እጆቻችን ነው። አጥበን የምናሰጠው ወንድሞቼ እና በዛ ምክንያት በገዛ እጄ ልብሴን አጥባለሁ። አዎ በደንብ አድርጌ ነው የማጥብ ልብስ ብቻ ሳይሆን ሻንጣም ካለኝ ሻንጣዬን አጥባለሁ ጫማዬንም አጥባለሁ። ካልሲዬንም ካልሲዬንም አጥባለሁ ማለት ነው። እንዲሁ ደግሞ የምተኛበትን ብርድ ልብስ በደንብ አድርጌ አጥቤ አሰጣለሁ አንሶላውንም እንዲሁ በደንብ አድርጌ አጥቤ አሰጣለሁ ማለት ነው። እና ብዙ ነገራቶችን በእጆቼ ነው የማጥብ እንጂ ለሰራተኛ እንዲሁም ደግሞ ለለወንደሪ አሳልፌ አልሰጥም ማለት ነው። አመሰግናለሁ

ስጦታ መስጠት ትወዳለህ ስጦታ መስጠት በጣም ነው የምወደው በተለይ ለጓደኛዬ ሲሆን ለጓደኛዬ የተለያየ ስጦታ እሰጠዋለሁ ማለት ነው። ለምሳሌ ቲሸርት እሰጠዋለሁ ልብስ እሰጠዋለሁ ሰዓት እሰጠዋለሁ ማለት ነው። ስጦታ የምሰጥበት ሰዓት መቼ ነው? ብዙ ረጅም ጊዜ ከተለያየን በኋላ ስንገናኝ በዛ ሰዓት በዛ ቅጽበት ስጦታ እዘጋጅቼ ለጓደኛዬ እሰጠዋለሁ ማለት ነው። እንዲሁም ደግሞ ለቤተሰቦቼ ስጦታ አመጣላቸዋለሁ ማለት ነው። ለምሳሌ ውጭ ሀገር ካለው የተለያየ ወጣ ካልኩኝ እነሱ ካሉበት ሀገር ቀይሬ ወደ ሌላ ሀገር ከሄድኩኝ እዛ ረጅም አመት ወይም ደግሞ ረጅም ወር ቆይቼ ከተመለስኩ በኋላ ስጦታ ይዤላቸው እመጣለሁ ማለት ነው። ለወንድሜ ለእህቴ ለእናቴ ለአባቴ የተለያየ ስጦታ በሚፈልጉት መልኩ ይዤላቸው እመጣለሁ ማለት ነው። እና ስጦታ መስጠት በጣም ነው የምወድ የኔም ባህሌ ነው። ስጦታ መስጠት ያስደስተኛል ፍቅርን ይጨምራል። ዝምድናን ደግሞ ይቀጥላል ቤተሰቦቼ ለኔ ያሉኝ ያለ ያላቸው ፍቅር ያላቸው ዝምድና እንዲጨምር እንዲበረታ ያደርጋል ማለት ነው። ስጦታ ደስታን ያመጣል። ስጦታ አብዛኛው ጊዜ እኛ ማህበረሰብ ጋር የሚደረገው ምንድነው? ለሴት ጓደኛ ለወንድ ጓደኛ ወይም ደግሞ ለፍቅረኛሞች እርስ በእርሳቸው የሚሰጣቱ ስጦታ አለ ማለት ነው። እሱም ደግሞ ምንድነው? የሚሰጣጡት ስጦታ አበባ ነው። አበባ ለፍቅረኛ ይሰጣል እንዲሁም ደግሞ ፍቅረኛ ደግሞ ለ ፍቅረኛ ደግሞ ለተለያየ ነገር ያደርገዋል ማለት ነው። ያን የተሰጠውን አበባ የሴት ፍቅረኛ ልትሆን ትችላለች ለወንድ ፍቅረኛዋ አበባ ልትሰጠው ትችላለች ማለት ነው። ወንድ ፍቅረኛ ደግሞ ለሴት ፍቅረኛው አበባ ሊሰጣት ይችላል ማለት ነው። በዚህ መልኩ አበባ ይሰጣጣሉ ማለት ነው። እንዲሁም ደግሞ ሌላው እናት ለ ለልጆቿ ስጦታ ትሰጣለች ማለት ነው። እሱም ደግሞ ምንድነው? ፍቅርን ትሰጣለች እናት ገንዘብን ትሰጣለች ጊዜን ትሰጣለች እናት ማለት ነው። አባት ደግሞ እንዲሁ ለልጆቹ ፍቅርን ጊዜን ይሰጣል በተለየ መልኩ ደግሞ አባት ምን ያደርጋል በብዛት ስልኮችን ሊሰጥ ይችላል። ሀፍታም የሆነ አባት ደግሞ መኪና ገዝቶ ሊሰጥ ይችላል ሳይክል ገዝቶ ሊሰጥ ይችላል ባጃጅ እንዲሁም ደግሞ የተለያዩ ተሽከርካሪዎችን ገዝቶ ሊሰጥ ይችላል ማለት ነው። ለልጆቹና ሀፍታም አባትና ደሃ አባት ይለያያል ማለት ነው። እና በብዛት እናቶች አባቶች ስጦታ ይሰጣሉ ማለት ነው። እኛም ደግሞ ለእናቶች ለአባቶች የተለያየ ስጦታ እንሰጣለን ማለት ነው። እኔ ለእናቴ የምሰጣት የምሰጣት ስጦታ ምንድነው? አላህ ካለው የምሰጣት ስጦታ ምንድነው? የሰርተፊኬት ነው። የምርቃት ሰርተፊኬቴን ወረቀቴን አልፌ እሰጠታለሁ ብዬ አስባለሁ ማለት ነው። ለአባቴም እንደዚሁ ስጦታ እሰጠዋለሁ ብዬ አስባለሁ ለአያቴም እንደዚሁ ይሄን የበርዝ ሰርተፊኬት ማነው የግራጅ የምርቃት ሰርተፊኬት እሰጣለሁ ብዬ አስባለሁ ለነሱ ማለት ነው ስለሚገባቸው ማለት ነው። እና ስጦታ እኔ በጣም መስጠት እወዳለሁ። ለጓደኛዬ ሲሆን ለተለያየ ሰው ሲሆን ለምሳሌ ለዘመድ ለወንድም ላአጎት ሁሉ ስጦታ እሰጣለሁ ማለት ነው። እኔ ለትናንሽ ወንድሞቼ ስጦታ እሰጣቸው ነበረ ለእህቴ ስጦታ ሰጣት ነበረ ለትንሿ ወንድሜ ለትንሿ እህቴ ማለት ነው። ስጦታ እሰጣታለሁ እና ስጦታ መስጠት ባህሌ ነው። ደስ ይለኛል ስጦታ ሲባል ምን አይነት ስጦታ ነው? እኛ ተማሪዎች ልንሰጥ የምንችል ካለ ደፍተሮችን ሊሆን ይችላል። ኤርፎኖችን ሊሆን ይችላል። እንዲሁም ደግሞ ጫማዎችን ቀለል ያሉ ጫማዎችን ለቤተሰቦቼ እሰጣለሁ ማለት ነው። ለዘመዶቼ እሰጣለሁ ማለት ነው። ምክንያቱም እኔ ተማሪ ስለሆንኩ በአቅሜ የአቅሜን ስጦታ እሰጣለሁ ማለት ነው። የአቅሜን ስል ምን ለማለት ነው? የፈለኩበት ብዙ ብር የሌለው ብዙ ብር የማያስወጣ የሆነን ስጦታ ገዝቼ ከተለያዩ ሱፐርማርኬት ሊሆን ይችላል። ከተለያዩ ሱቆች እንዲሁም ደግሞ መንገድ ላይ የማገኘውን ቀለል ያለ የብር መጠን ያለውን ስጦታ ገዝቼ ለእናቴ ለአባቴ ለአያቴ እንዲሁም ደግሞ ለወንድሞቼ እሰጣለሁ ማለት ነው። ለሴት ወንድሜ ለሴት እህቴ እና ደግሞ ለወንድ ወንድሜ ስጦታ እሰጣችኋለሁ ማለት ነው። እና ቀለል ያለ ስጦታ መስጠት እወዳለሁ። ቀለል ያለ ስጦታ ማልሰጥ ከሆነ ግን እኔ ልጎዳ ስለምችል ማለት ነው። ትላልቅ ስጦታ የሚሰጡ እነማን ናቸው? ካለ ሀሪፍ ሀሪፍ ስራ ያላቸው የትልቅ ድርጅት ባለቤት የሆኑ ሊሆን ይችላል። እንዲሁም ደግሞ ገንዘብ ያላቸው ነጋዴ ሰዎች ስጦታ ሲጠጡ ሲሰጡ ለወንድሞቻቸው ለእናታቸው ለአባቶቻቸው ሲሰጡ ተለቅ ያለ ስጦታ ይሰጣሉ ማለት ነው። ቤት ሊሰጡ ይችላሉ። መኪና ሊሰጡ ይችላሉ። እንዲሁም ደግሞ የተለያየ መደብር እንዲሰሩበት በማለት ሊሰጡ ይችላሉ ማለት ነው። የብር ስጦታ ለእነሱ ጋር እኛ ጋር ግን የብር ስጦታ የለም። ብር እንደ ስጦታ አይቆጠርም ምክንያቱም ብር ስለ